ቃሌን ትጠብቃለህ? ላልከው ጥያቄ አዎ ቃሌን እጠብቃለሁ ምክንያቱም ታማኝ መሆን ለራሴም እኔን ለሚያየኝ ሰው በጣም አስፈላጊ ስለሆነ ታማኝ መሆን ስለሚያስፈልግ ቃሌን የምጠብቅ አይነት ሰው ነኝ ምክንያቱም ያ ነገር አስፈላጊ ነው ከሰው ጋር ለመኖር ከሰው ጋር ለመግባባትም ነገር ስለሆነ ቃሌን እጠብቃለሁ

መልእክት የምልክባቸው ብዙ መተግበሪያዎች አሉኝ ከነዛ ውስጥ አንዱ አንዱ ቴሌግራም ነው እንደገዛ ደግሞ ኤክስ ነው ወይም ትዊተር የሚባለው እንደገናም ደግሞ ፌስቡክ ላይም አለ እንደገና ደግሞ ሌሎች ብዙ ኢሞ አለ። በጣም ብዙ የምጠቀማቸው እንትኖቹ መተክበሪያዎች አሉ እነዚህም ደግሞ አሁን ላይ በጣም ጠቃሚ ሆነዋል ስለዚህ እነዚህን እጠቀማለሁ

መስኮቴን ከፍት በፍጹም አልተውም ምክንያቱም በዛ የሚገባ ብርድ አለ እንደገና ደግሞ ያ ብርድ ወደ ውስጥ በሚገባበት ጊዜ እግሬን ሊያመኝ ይችላል። ስለዚህ ብዙ ጊዜ በብዙ ጊዜ በፍጹም አላደርግም ያንን አላደርግም። ክፍት አልተውም በፍጹም መስኮት ክፍት ማድረግ ጥሩ አይደለም ስለዚህ ያንን ስለማላደርግ አላደርግም

አዎ ስራዬ አድካሚ ነው። ምክንያቱም ለብዙ ጊዜ ስለሆነ የምሰራው ኦልሞስት ወደ አስር ሰዓት እና ከዛ በላይ ስለሆነ የምሰራው ስራዬ አድካሚ ስለሆነ ድካም አለው ስራ አድካሚ ነው። ቢሆንም ግን ደግሞ ያው ስራ ስራ ስለሆነ አስፈላጊ ስለሚሆን ስራ እሰራለሁ ስራው አድካሚ ነው።

ወደ ገበያ የምሄድ በወር ሁለት ግዜ ቢሆን ነው። ምክንያቱም አንዴ ስለሆነ አስፔዛዎቼን ሁሉ የምገዘው ስለዚህ የምሄደው በወር ሁለቴ ነው። ስለዚህ እንደዛ በማድረግ የምፈልገውን እቃዎች ሁል ጊዜ አንዴ ሄጄ እገዛለሁኝ። ከዛ በኋላ ደጋግሜ መሄድ አያስፈልገኝም። ስለዚህ በወር ሁለቴ

የቤት እቃዎችን የምጠቀመው ለምሳሌ እንደ ሲኒ ሻይ ለመጠጣት እጠቀምበታለሁ እንደገና ልክ እንደ ጆግ አይነት ጆግ እንደሞላ ብዙ ጊዜ እጄን ለመታጠብ እጠቀምበታለሁ። እንደገና ብዙ እቃዎች ቤት ውስጥ አሉ ስለዚህ እነዚህ እነዚህን በመጠቀም የቤት ውስጥ እቃዎቼን በደንብ ስራ ላይ አውላቸዋለሁ። ማለት ነው።

አዎ ጤናየን በጣም ነው ማቆየው ምክንያቱም አሞክሰስ ይሰጣል እንደገናም ደሞ ሲያዩትም ደስ ይላል። ስለዚ ጤናየ እላየላይ ብዙ ግዜ አቆየዋለው ሆዴንም አልቆረጥም። ወይም ደግሞ አላስተካክለውም ደግሞ ባለበት በደንብ እንትን ሆኖ እንዲቀመጥ ለማድረግ እሞክራለሁ። ስለዚህ ጢሜን አቆየዋለሁ።